ኮምፒውተር መጠቀም እችላለሁ በደንብ እችላለሁ። በተለያዩ አገልግሎቶች ኮምፒውተሬን እጠቀምበታለሁኝ ለምሳሌ ለማንበብ የተለያዩ ከድረ ገጽ ላይ የማገኛቸውን የትምህርት ሊሆን ይችላል የስራ መርጃ መፅሃፍትን እጠቀማለሁ። ስለዚህ በዋናነት ለማንበብ እጠቀምበታለሁ ለመዝናናት እጠቀምበታለሁ የተለያዩ የማህበራዊ ድህረ ገጽ የመዝናኛ ፕሮግራሞችን ዜናዎችን በበይነ መረብ አማካኝነት እጠቀማለሁ። የተለያየ የመዝናኛ ፊልሞችን ሙዚቃዎችን ለማየት ለማዳመጥ እጠቀምበታለሁ። ስለዚህ ኮምፒውተሬም እንደ መዝናኛም ያገለግለኛል ማለት ነው በዛ መንገድ እጠቀምበታለሁ። አጠቃቀሜን በተመለከተ መሰረታዊ የሆነ የኮምፒውተር ስልጠና አለኝ። ስለዚህ ለመሰረታዊ ፍላጎቶች የሚሆን ያህል የ አይቲ ወይም የ ኢንፎርሜሽን ቴክኖሎጂ ባለሙያ ባልሆንም በመሰረታዊነት ኮምፒውተርን ለመጠቀም የሚያስችል በቂ ክህሎት እና እውቀት አለኝ ስለዚህ ኮምፒውተሬን መጠቀም እችላለሁ ማለት ነው። እ